እሺ አመሰግናለሁ የማስታውሰው ጥሩ መምህር ለምሳሌ አሉ። ብዙ ነበሩ ለምሳሌ ከ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ከዛም ኮሌጅ ዩኒቨርሲቲ ሲገባ ምናምን የተለያዩ መምህራኖች አጋጥሞኛል ግን ማረሳው። ለምሳሌ ስድስተኛ ክፍል ሳይንስ ያስተማረኝ መምህር እና ዘጠነኛ ክፍል ሂሳብ ወይም ማትስ ያስተማረኝ መምህር። ምንም የማረሳው መምህር ነው እና በጣም ጥሩ ለኔ ጥሩ ነገር የሰሩ ናቸውና በጣም የማስታውሳቸው መምህራኖች ናቸው

እሺ እ በብዙ ህዝብ መካከል መሆን ይመቻል ወይም ተ ተስማሚ ነው ወይ የሚል ሀሳብ ያለው ነገር ነው። እና እ ያ ብዙ በርግጥ ብዙ ተስማሚ አይስማማኝም ብዙ ህዝብ ውስጥ መሆን ነገር ግን ያው አንዳንድ አጋጣሚዎች ሊኖሩ ይችላሉ። አስገዳጅ ሁኔታዎች እና በዛ አስገዳጅ ሁኔታዎች ሲፈጠሩ። የግድ እ ቶለሬት አድርጌ ራሴን እንትን ብዬ አሳምኜ መሆን እመርጣለሁ ያው የግድ መገኘት ካለብኝ ማለት ነው። እና ብዙ ጊዜ ግን እ አይስማማኝም አይመቸኝም።

እሺ አመሰግናለሁ ልዩ ችሎታህ ምንድነው ነው? ሚለው እና እም እንግዲህ ልዩ ችሎታዬ ምንም የተለየ ችሎታ የለኝም ነገር ግን ያው ሰዎችን የመታገስ ወይም ደግሞ የማግባባት ችሎታ አለኝ። እ እሱ ያው ጥሩ ነው ማለት እ የራሴ የሆነ ባህሪ ነው ብዬ አስባለሁ። ሰዎችም በቀላሉ እግባባለሁ በቀላሉ ደግሞ መታገስ እችላለሁ እና እሱ ልዩ ችሎታዬ ነው ብዬ አስባለሁ

ስራ አድካሚ ነው ወይ? የሚል ጥያቄ ነው እና አዎ ብዙ አድካሚ ብዙ አድካሚ አይደለም በርግጥ ነገር ግን ያው የተወሰነ ያደክማል እንደ ሌላው እንደ ጉልበት ስራ ምናምን አያደክምም ነገር ግን ያው የተወሰነ ከሌሎች ስራዎች ሪሌቲቭሊ ወይም ሲነጻጸር ምናምን አድካሚ ነው ብዬ አስባለሁ እና ያው ፊልድ መውጣት አለው ዳታ መሰብሰብ አለው እና ትንሽ አድካሚ ነው

ስታምም እኮ የሰራ ትቆያለሁ ወይም ትቀራለህ? የሚል እንደሚል አድርጌ ነው የተረዳሁት ለምሳሌ ሲያመኝ። ከስራ ቀራለሁኝ አዎ ምክንያቱም አሞህ ስራ ውጤታማ ትሆንም። ያው ስራ ልትጎዳ ትችላለህ አሞህ ወደ ቢሮ ብትሄድ ስለዚህ። ከቤት ቆይተህ ስራህን በማይጎዳ መልኩ ራስህን አስታምመህ ወደ ቢሮ ብትመለስ የተሻለ ነው ብዬ ስለማስብ። ብዙ ጊዜ ሲያመኝ ወደ ቢሮ አልሄድም።

ማደንዘዝ ትወዳለህ? ምን ማደንዘዝ አሁን ማደንዘዝ ትወዳለህ ወይ? ማደንዘዣ እኔ አልወድም እንደዚህ አይነት ነገር አልወድም። ምንም የማልወደው ነገር ቢኖር እንደሱ አይነት ነገር መጠቀም መሆን መስራት ነው። እና እንደዚህ አይነት ነገር እኔ በህይወቴ መጠቀም አልፈልግም። እንደው ሌሎች ሲጠቀሙ ራሱን ማየትም አልፈልግም

ስለ ቤተሰብህ ንገረኝ? እ እ ቤተሰቤ ያው እ እኔ ባለ ትዳር ነኝ እ ሶስት ልጆች አሉኝ ሶስቱም ሴት ልጆች ናቸው። አንዷ ግሬድ ስሪ ነች። እ አንዷ ደግሞ ኬጂ ስሪ ነች። ዘ አዘር ዋን ወን ወይም ደግሞ ትንሿ እ ማቆያ ወይም ዴይ ኬር ነች። እና ያው እንደዚህ ነን። እንግዲህ ይሄ የምንኖረው ስለቤተሰብ

ስንት? ትራስቲክ ያለ ወፈር ያለ ቲክነስ ያለው ትራስ ከሆነ አንድ ትራስ ብቻ ነው። ከዛ ውጪ ትናንሽ ስስ የሆኑ ትራሶች ካሉ ግን ሁለት ልጠቀም እችላለሁ። እንግዲህ ትራስ አስፈላጊ ነው በጣም ለእንቅልፍና ተመቻችቶህ መተኛት አለብህ ለአንጎልፊያ ለተስማማ አንገልፍ። ለመተኛት ያው የግድ ትራሶችን መደራረብ አስፈላጊ ነውና። እንደዛ ነው እንግዲህ

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን በጣም ነው መመልከት ምወደው። ምክንያቱም ኮከቦች በማታ ነው ሚታዩት በማታ ስታያቸው ደግሞ ሁሉ ነገር አስደሳች በቃ ደስ የሚሉ ነገሮች ስለሆኑ እነሱን ማየት ያስደስታል። ያው በማታ ጥርት ያለ ሰማይ ውስጥ ኮከብን ማየት መቁጠር ያው የተለያዩ እንትኖችም ከዋክብቶችን ማድነቅ ነውና ጥሩ ነው አዎ ደስ ይለኛል

በመስመር ላይ ትሰማራለህ? አዎን ብዙ ጊዜ የመስመር ስራዎችን እሰራለሁ ኦንላይን ስራዎች ማለት ነው። እና ብዙ ጊዜ እሳተፋለሁ ያው እሱ አይነት ስራዎች ከተገኙ። ችግሩ ያው ብዙ ጊዜ የማይገኙበት ነገር አለ። እና እነሱ ከተገኙ ግን ያው በዛ ላይ ቀጥታ የምሳተፍ አጋጣሚውን ካገኘሁ እሳተፋለሁ። ብዙ ጊዜ